ማንቂያ ደውል አልተጠቀምም ምክንያቱም የእንቅልፍ ሰአቴን ይረብሽብኛል። ማንቂያ ደውል የሚጠቅመው ከእንቅልፍ ለመንቃት ቢሆን አንድ ሰው በምፈልገው ሰዓት ላይ እንዲቀሰቅሰው በስልኩ ወይንም በሌላ በራሱ ማንቂያ ደውል ላይ ሰአቱን አዘጋጅቶ ያስገባዋል። ከዛ በኋላ ያ የማንቂያ ደውል ድምጽ ሲሰማ ከእንቅልፉ ይነሳል ይቀሰቀሳል የሚፈልገውን ነገር በዛ ሰዓት ተነስቶ ማድረግ ይችላል። በብዙም ማንቂያ ደውል የማልጠቀመው መሃል ላይ እንቅልፍን የመረበሽና ደግሞ በሌላ ቀን ከዛ እንዲቀሰቅስ የሚያደርግና በማልፈልገውም ሰዓትም የጩኸት ድምጽ ስለሚያሰማ የማንቂያ ደውል የመረበሽ ባህሪ ስላለው እኔ በብዛት አልፈልገውም። ከዚህም በተጨማሪ ማንቂያ ደውል ጉዳት አለ ብዬ የማስበው። በእንቅልፍ ሰዓት ላይ ስለምንነሳው ሰዓት እንዳስብ ያደርገኛል በቂ የሆነ እንቅልፍ እንዳላገኝ በቂ ሰዓት እንዳልተኛ ስለሚያደርግ የማንቂያ ደውል ድምጽ የመረበሽና ሌሎችንም አጠገብ የተኙትን ሰዎች የመቀስቀስ አብረውኝ ያሉትን ሰዎች የመረበሽ ነገር አለው። የማንቂያ ደውል ጥሩ ጎን ጥሩ በጥሩ ሁኔታ እንደሚደረግ ሁሉ በመጥፎ በኩል ደግሞ ጉዳቱም ያለው ስለሆነ ማንቂያ ደውል የመጠቀም ባህሪ ብዙም የለኝም ብዬ አስባለሁኝ። ከማንቂያ ደውል ጥሩ ጎኑ ደግሞ ለምን በዛ ሰዓት ላይ እንደምትነሳ እና ሰአቱን ያሳስባል እንቅልፍን በጊዜ እንድትጨርስ ያደርጋል። ሆኖም ማንቂያ ደውል እንዳልጠቀም የሚያደርገኝ ከእንቅልፌ እንዲቀሰቀስብኝ ስለማልፈልግ ነው

አዎ የደንበኛ እርካታ ብዙ ጊዜ አሳውቃለሁ ምክንያቱም አገልግሎት የሰጠውን አካል መልሼ ስለ አገልግሎታቸው በቂ የሆነ እርምት ማድረግ ይጠበቅብኛል። በብዙ ሁኔታ የአገልግሎት ሰጪውን የአገልግሎት መጠን በስታር ወይንም በፊድ ባክ የሚታዩ በሚገለጸው ሁኔታ አሳየዋለሁ። ይህ ደግሞ በኤሌክትሮኒክ መልእክት መላኪያ የሆነ ወይ ደግሞ በወረቀት መጻፊያ ላይ ይህንን በማድረግ ብዙ ጊዜ እሳተፍበታለሁኝ። አገልግሎት የሚሰጠው አካል ምናልባት የጥሪ አገልግሎት ሰጪ ምናልባት የምግብ ቤት አገልግሎት ወይ ደግሞ የታክስና የህዝብ ማጓጓዣ አገልግሎት የሚሰጥ ሊሆን ይችላል። በእነዚህ ሰዓት እኔ የማደርገው በቂ የሆነ ከእኔ የሚጠበቅበትን ምላሽ እንዲያገኝ የእርካታ ማሳወቂያ አደርግለታለሁኝ ይሰማው ያን ነገር ያነበዋል በሚቀጥሉ ሰዓታት የደንበኛ እርካታ መለኪያውን ተጠቅሞ ራሱን መልሶ የማሻሻል ስራ የአገልግሎት ሰጪው ስለሆነ። የደንበኞችን እርካታ ማሳወቂያ መጠቀም ለደንበኞች አገልግሎት ሰጪ አካል ወይንም ለተጠቃሚም ብዙ ጥቅም ስላለው የአገልግሎቱን አሰጣጥ እንዲያሻሽለው ስለሚያደርግ ስለሚያግዘው ለምሰጠው አግልግሎት ደግሞ ማስተካከያ ምን እንደሆነ አውቆ። አገልግሎት ሰጪው እንዲጠቀም ስለሚያደርግ እኔ ብዙ ሰዓት የደንበኞችን እርካታ ማሳወቂያ ወረቀት ወይንም ኤሌክትሮኒክ መልእክት ላይ ምላሼን እሰጣለሁ ያንን አይቶ ሊያሻሽለው ይችላል። ይህን ብቻ ሳይሆን ሌሎችንም በዚህ በብዙ እንዲሳተፉ አበረታታለሁኝ ምክንያቱም የሚሰጠውን አገልግሎት መልሶ የሚያይ ሰው ይጠበቅበታል ይኖረዋል ያንን አይቶ እንዲያሻሽለው እንዲያስተካክለው አገልግሎቱን የበለጠ ለደንበኞች እርካታ የሚሰጥና ተጠቃሚ እንዲያደርገው ያንን የደንበኞችን ምላሽ አይቶ አገልግሎት ሰጪው እንዲያሻሽለው ስለሚጠቅመው። የደንበኞችን አገልግሎት ማሻሻል የደንበኞችን ተጠቃሚነት የሚያሳድግ በሌላ ደግሞ የአገልግሎት ሰጪውን ተዓማኒነትና ብዙ በብዙ መንገድ የአገልግሎቱን ተጠቃሚነት ስለሚያሰፋ ከዛም በተጨማሪ በአገልግሎቱ ላይ ምን ያህል ሰው እርግጠኛ እንደሆነበት ስለሚያውቅ የደንበኞችን የአገልግሎት እርካታ ማሳወቅ ለሌሎችም በሰፊ እመክራለሁ። ከዛ ካልሆነ አገልግሎት ሰጪው ማግኘት አይችልም ይሄ ብቻም ሳይሆን ለሚሰጠው አገልግሎቱ እሱ መልኩ ጥሩን ጎን ብቻ እያየ የማሻሻል ነገር እንዳያስብ ያደርጓል። ለዚህ ደግሞ በጣም ጠቃሚ የሚሆነው ደንበኞች የተጠቀሙበትን አገልግሎት መልሰው ምላሽ መስጠት አለባቸው። የእርካታውን መጠን በጣም እርካታ ካለው የሚሰጠውም የዋጋ ምልክት በመለካት አምስት ስታር አራት ስታር የሚባሉትን መለኪያዎች እየተጠቀመ ይሄን ብቻም ሳይሆን። ሌላውን ሌላውን በጽሁፍ የሚገለጽ ከሆነ በጽሁፍ የመገለጽ ነገር ለቢዝነስ ተግባር ብቻም ሳይሆን ለሌሎች ለማህበራዊ ተቋማት አገልግሎቶች ለህክምና ቤቶች እና ለትምህርት ቤቶች አገልግሎት ሰጪዎች በቂ ምላሽ ደንበኞች ቢያሳዩዋቸው መልካም ነው። ብዬ አስባለሁ።